የአካባቢው ገበያ እንዴት ነው? የአካባቢው ገበያ በጣም በጥሩ ሁኔታ የተደራጀና ወቅቱን የዋጀ የገበያ ሁኔታ ነው ያለበት። ከእነዚህም መካከል። የእንስሳት እና የተለያዩ ፍራፍሬዎች እና አትክልቶች ይህ የሚቀርቡበት የገበያ ሁኔታ ነው ያለ። እጅግ በጣም ውድ የማይባል ተመጣጣኝ የሆነ የገበያ ሁኔታ ያለበት አካባቢ

ሩዝ ትወዳለህ? ሩዝ ብዙም ያን ያህል ነው። ሩዝ ከሌሎች የምገባ አንፃር ሲወዳደር ሩዝ ላይ ብዙም ትኩረት የሌለኝ ነኝ እና ሩዝ። ለኔ ይሄ ነው የምለው። ትርጉም የለውም። ማለት ከሌሎች የመግባት አይነቶች። ሩዝ ላይ ያንያክል አይደለም ብዙም አይደለም ከመቶ ሃያ ፐርሰንት ያክል እወዳለሁ። ከዛ ውጪ ግን ሌሎች ምግቦችን ነው ቅድሚያ ልሰጥ የምችለው። ከዝህ ሌሎች ምግቦች አንፃር የዚህ ላይ ትኩረት የምሰጠው ምግብ ላይ አይደለሁም

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ ብዙን ጊዜ የምመርጠው በቤት ውስጥ መሆን ነው። በቤት ውስጥ ስትሆን ብዙ የቤት ውስጥ እንቅስቃሴዎችን በቤት ውስጥ ብዙ ስራዎችን ትሰራለህ በቤት ውስጥ ቀለል ያሉ የቤት ስራዎችን ትሰራለህ እና የቤት የግል ስራዎችን በአግባቡ ለመወጣት ካስፈለገ በቤት ውስጥ መሆኑ የተሻለ ስለሆነ። በቤት ውስጥ መሆንን እመርጣለሁ። በቤት ውስጥ ስትሆን የቤት አገልግሎቶችን ለመሸፈን ይጠቅማል እና ማለት ነው

በመታጠቢያ ውስጥ ትዘምራለህ ብዙም እምመከርም ስላልሆነ እኔም በመታጠቢያ ውስት ሁኜ መዝሙር ዝምሬ አላውቅም። በፊትም ዘምሬ አላውቅም ለወደፊትም እምዘምር አይመስለኝም። ግን አንዳንድ ሰዎች በመታጠቢያ ውስጥ ሁነው መዝሙር ሊዘምሩ ይችላሉ። በኔ በኩል ግን እንደዛ አይነት መታጠቢያ ውስጥ ሁኖ ዝማሬ መዘመር የተለያዩ ዜማዎችን ከመዝሙር ውጭ ላዜም እችላለሁ። ነገር ግን መዝሙር ግን በመታጠቢያ ውስጥ ሆኜ የምዘምርበት መንገድ እስካሁንም የለም። ለወደፊትም ይኖራል የሚል የግል ሀሳብ የለኝም

ለስራ ትገዛለህ አዎ እገዛለሁ ምክንያቱም ስራህን አክብረህ ስራህን በአግባቡ ካልሰራህ ውጤት ልታስመዘግብ አትችልም በቃ ውጤት ካላስመዘገብክ ደግሞ ስራህን በአግባቡ አትሰራም ማለት ነው። እና ደሞወዝም ሊከፈል የማይችልበት ሁኔታ ሊኖር ስለሚችል። ስለዚህ ለስራ መገዛት ግዴታ ነው። ግዴታ ለስራ ቅድሚያ ቦታ የመስጠት እና በስራ በስራህ መታዘዝ መመሪያ መሰረት ስራውን መፈጸም ግዴታ ስለሆነ። እኔም ለስራዬ እገዛለሁ። ለስራዬ አክብሮትና ጊዜን ሰጥቼ የምሰራ ይሆናል

ዋና ኋላፊነቶችህ ምንድን ናቸው? ካልክ ዋና ኋላፊነቶቼ አንደኛ እራስን በአግባቡ ማስተዳደር እራስን መምራት እራስን መግዛት እራስን በጥሩ ሁኔታ የማስተዳደር ኋላፊነት አለኝ። እራሴን ጤና መጠበቅ እራሴን ከመጥፎ ነገሮች በማራቅ እንደዚሁም። ዋና ሀላፊነቶቼ ሲሆኑ ከዚህ በተጨማሪ ደግሞ ጓደኛን ማክበር ቤተሰብን ማክበር ባህልና ወግን መጠበቅ። እነዚህ እነዚህ ደግሞ ዋና ዋና ሀላፊነቶቼ መካከል ናቸው።

መዋቢያ ትጠቀማለህ? አዎ ቴክኖሎጂ ያመረታቸውን ውጤቶች በመጠቀም መዋቢያ አልፎ አልፎ እጠቀማለሁ። ብዙ የሴቶች ይመስላል እንጂ መዋቢያ ጤናን ለመጠበቅ ራስን ለመጠበቅ የተላዩ በሽታዎች ለመከላከል መዋቢያ መጠቀሙ በጣም አስፈላጊ ስለሆነ። ብንጠቀም የሚጎዳን ነገር የልም የሚል የግል ሀሳብ ስላለኝ እኔም እጠቀማለሁ። ብዙ ሰዎች የሚተቀሙት ስለሆነ እኔም በመጠኑ የምጠቀምበት መንገድ አለ

በአደባባይ መናገር ትችላለህ? አዎ እችላለሁ መናገር ያለኝን ሀሳብ ያለኝን አስታይ ያለኝን መልእክት በአደባባይ መናገር የምችልበት መንገዶች አሉ። አንዳንድ ሰዎች በአደባባይ መናገር የማይችሉ አሉ እባክህ ተናገርልኝ እስከሚሉ ድረስም አሉ። እኔ ግን ሀሳብ አስተየየቴን እያንዳንዱን መልዕክቶቼን በሙሉ የመናገር የመግለጽ እና ሃሳቤን በነጻነት የማስተላለፍ የምችል ሰው ነኝ። ስለዚህ ሁሉም ሰው በአድባይ የመናገር ይችላል የሚገባ።

የስራ ቦታ ደህንነት እንዴት ነው በጣም ጥሩ የሆነ የስራ ቦታ ደህንነት ነው ያለው እና በቃ በደህንነቱ የተረጋገጠ የጥበቃ የተዘጋጀለት ማንኛውም ነገሮች ከችግር ነፃ የሆነ ኢንቫይሮመንት ነው ያለው። እና ደህንነቱ ለስራ የተረጋገጠለት ለስራ ምቹ የሆነ ለስራ አስተማማኝ የሆነ ቦታ ስለሆነ ስራን በአግባቡ ለመስራት ስራን በምንም ስጋት ያለምንም ችግር ለመስራት አዋጭ የሆነ መንገድ ነው። ያለው

በቤት ልዩ የሆነ መቀመጫ አለ አለ እነዚህ መቀመጫዎች አሉ። እና ልዩ የሆነ መቀመጫዎች ለምን ያገለግላል? በተለይ በዓላት አካባቢ የሚቀመጡበት እንግዶች የሚቀመጡበት በዓላት አካባቢ ለሀገር ጉልት የሚቀመጡ መቀመጫዎች አሉ። እና እንደዚህ መቀመጫዎች ምንድን ናችሁ? ልዩ ናቸውና በበዓላት ብቻ አገልግሎት የሚሰጡ መቀመጫዎች ናቸው።

ውሃ ማምጣት ታውቃለህ? በጣም አውቃለሁ። ለምን ውሃ ሳናመጣ የምንኖርበት መንገድም ስለሌለ እኔ ውሃ አመጣለሁ። ሌሎችም ሲያመጡ አያለውና ውሃ ግዴታ ማምጣት ያስፈልግናል። ያው ህይወት ስለሆነ ህይወት ያለ ውሃ ስለማይቻል ውሃን አልባ ነው ህይወትም ስለሌለ ውሃ ማምጣት እችላለሁ፣ አውቃለሁ፣ በደንብ ነው የማውቀው እና ሁሉም ሰው ውሃ መምጣት ይችላልም፣ ያውቃልም፣ ይረዳልም እና ምክንያቱም ውሃን ጠቀሜታ በጣም በርካታም ስለሆነ ግዴታም ስለሆነ ማለት ነው።

በስልክ ገንዘብ ትልካለህ? አዎ እልካለው እ ለምን? ጊዜው አሁን ከቴክኖሎጂ ጋር እየተዛመደ ስለሆነ እየተጣመረ ስለሆነ። ስልክ ደግሞ ብዙ የገንዘብ ማስተላለፊያ መተግበሪያዎች የተጫነበት ስለሆነ በስልክ ገንዘብ መላክ እችላለው መቀበልም እችላለው። ብዙ አገልግሎት እየሰጠን ነው። ስልኮች እና አሁን ደሞ ገንዘብ መላክ እንችላለን መቀበልም እንችላለን የተለያዩ አገልግሎቶች መፈጸም የምንችልባቸው። በስልኮቻችን ስለሆነ በስልክም ገንዘብ መላክና መቀበል እንድንችል ስለሚቻል ማለት ነው።

የስራ ልብስ ትለብሳለህ አዎ እለብሳለሁ ልብሶች በአግባቡ መለበስ መቻል አለባቸው ለምን? የስራ ልብስ አለ የክት ልብስ አለ የበአል ልብስ አለ አይደል ጀስት። እኔም የስራ ልብሶችን በስራ ልብስ የበአል ልብስ የበአል ልብስ። ቤት የሚለበሱ ልብሶች ደግሞ ምንድነው? የቤት ልብስ ብለን መከፋፈል እና እንደየ ቦታው እንደየሰዓቱ መጠቀሙ የተሻለ ውጤት አለው።

የስራ ምግባር ታከብራለህ በጣም አከብራለህ ምክንያቱም የስራ ምግባር ከሌለን ስራ ያው ደስ የሚል ስራ መስራት ስለማይቻል። ጥሩ የሆነ ስራ ለመስራት ጥሩ የሆነ ውጤት ለማስመዝገብ የስራ ስነ ምግባር ያስፈልጋል። እና የስራ ስነምግባር ግዴታ ነው ማንም ሰው ስራ ሲሰራ ስራ ምግባር ሊኖረው ይገባል። እና እኔም የስራ ምግባር አለኝ። እና ስራዬን በአግባቡ ለመስራት ስፈልግ። ግዴታ የስራ ምግባር ሊኖረኝ ይገባል። እና ይሄን ደግሞ ማንም ሰው ጥንቅቅ አድርጎ ማወቅ እና መረዳት መቻል አለበት። ምክንያቱም የስራ ምግባር ከሌለ ሰራውን ለመስራት የግድ ደስ የሚል ኢንፎርሜሽን ስለማይኖረው ግዴታ

ምን አይነት ጫማ ትወዳለህ? ያው የምወደው የጫማ አይነት ብዙውን ጊዜ ነጭ ጫማዎችን ብዙ ጊዜ የምወደው ጫማ ነው ፍላት ሆኖ በነጭ ቀለም የሆነ ጫማ በጣም ይመቸኛል። እና እንደዛ ሆኖ በጥቁር ሱሪ እና በቃ ማለት ፍላት የሆኑ ጫማዎች በጣም ይመቹኛል። በነጭ ከለር ሆኖ እነዚህ ጫማዎች ምቾት አላቸው። ለበዓላት ለተለያዩ አደባባይ በዓላቶች ላይ የተለያዩ ድምቀት ስለሚሰጡ እጅግ ተመራጭነት

ቀልድ መናገር ትወዳለህ አዎ ቀልድ በጣም እያዝናናኝ በጣም ችሎታም ስላለኝ ቀልድ በጣም እችላለሁ እሰራለሁ እናገራለሁ ብዙ ጊዜ ብዙ ቀልዶችን። ያው ከጓደኞቼ ጋር ከቤተሰቦቼ ጋር ከተለያዩዎች ጋር በቀልድ ብዙ ነገሮችን አሳልፋለሁ። እና ቀልድ ራስን ያዝናናል ጓደኛን ወገንን እያንዳንዱን ማህበረሰብ ካለበት ጭንቀት ካለበት ማህበራዊ ህይወት ሁሉ ያዝናናል። እና እኔም እችላለሁ እዝናናለሁ።

ሌሎችን መርዳት ትወዳለህ? አዎ ሌሎችን መርዳት እወዳለሁ። ያው መርዳት ማለት ቀላል ሚባል አይደለም በጣም ጥሩ የሆነ የህሊና አርካታ ያለው ሲሆን በጣም በርካታ የሆነ የመንፈስ እርካታ ይሰጣል። እና ሌሎችም መርዳት በጣም ደስ ከሚያሰኙ የግል ባህሪያቶች መካከል አንዱ ስለሆነ እኔም ሌሎችን በመርዳት ራሴን ደስ የማሰኝ ራሴን ውስጤን ደስ የማሰኝ እና ብዙ ጥቅሞችን የማገኝበት አንዱ ስራ ስለሆነ ሌሎችን በጣም እረዳለሁ። መርዳትም ብቻ አይደለም በመርዳቴ ደስ እሰኛለሁ